ዜና በመስመር ላይ ታነባለህ ብለህ ለጠየቅከኝ ጥያቄ? ዜና በመስመር ላይ አላነብም። ምክንያቱም ያው ዜና የሚነበብበት ቦታና ጊዜ ስላለ ዜና ማንበብ ያለብህ ተረጋግተህ በተረጋጋ መንፈስ ነው ያለብህ። ስልህ አሁን መንገድ ላይ መስመር ላይ እያነበብክ ስትሄድ የሆኑ አደጋዎች ሊደርሱብህ ይችላሉ። እንዲሁም አለ አይደለም። የሆነ ግጭቶችን ከሰዎች ጋር ትጋጫለህ። ለእዛ ለእዛ ነገር ሲባል ብዙ ጊዜ። እቺን ነገር መስመር ላይ አላነብ

የፀሀይ መውጣትን ታያለህ ብለህ ብለህ ለጥየከኝ ጥያቄ? አዎ የፀሀይ መውጣትም ብዙ ጊዜ አያለው። ምክንያቱም ማለዳ ተነስቼ ከጸለይኩ በኋላ ወደ ውጭ ወጥቼ ፀሀይ ለመሞቅ ስለምጠባበቅ በጣም ብዙ ጊዜ ፀሀይ ስትወጣ አያለውኝ። ያው ፀሀይ ደግሞ ስትወጣ የጧት ፀሀይ መዳኒት ነው ምናምን የሚባል የለም እንደ እቁርስ ሲቆጠራል ይባላል እንደውም በተለምዶ የጧት ፀሀይ ነው በጣም አሪፍ ነገር ስለሆነ እሷን ነው ለመሞቅ ስል። ፀሀይ አወጣጦን ብዙ ጊዜ አያለሁ